አያት አያት ማለት የወንድ ወይንም የሴት የእናት ወይንም የአባት ወይንም የሁለቱም ወላጆች ማለት ነው። አያት ያው ማለት ከእኔ በእኔ አባት የኔ አባት አባት የኔ እናት እናት ወይንም የኔ እናት አባት የኔ አባት እናት ሊሆን ይችላል። ያው አያት ማለት ይህ ነው።

ባቡር ባቡር ማለት ለትራንስፖርት የሚያገለግል የ የህዝብ መመላለሻ ወይንም የእቃ የተለያዩ ነገሮች ላርጎ ምናምን እንደዚህ ነገሮች እምናመላልስበት የትራንስፖርት አይነት ነው። ባቡር ያው በጣም ብዙ የሰው ቁጥር ሊይዝ የሚችል መሪው በፊትና ከኋላ ያለ የትራንስፖርት አይነት ነው

ጥቁር ጥቁር ማለት የቀለማት አይነት ሲሆን ያው ከነጭ በተቃራኒ የሆነ ያው ብላክ ምንለው በእንግሊዘኛ እንደማለት ነው። ያው ብዙ የቀለማት አይነት አሉ። ነጭ፣ ጥቁር፣ አረንጓዴ፣ ቢጫ፣ ሰማያዊ አረንጓዴ እንዲሁ እያልን ብለን ልንገልጻቸው እንችላለን ከነዛ የቀለማት አይነቶች አንደኛው ያው ጥቁር ነው። ያ ማለት ያው ብላክ ምንለው በእንግሊዘኛ እንደማለት

መልእክት መልእክት ማለት መረጃ መለዋወጥ መቀያየር ከሆነ ሀሳብ ወደሆነ ሀሳብ ወይንም ከሆነ አካል ወደሆነ አካል መረጃ ማድረስ መቀያየል። ያው መልእክት እንለዋለን።

ማታ ማታ ማለት በአንድ ቀን ውስጥ የሚቀያየሩ ሁለት ግዜያት አሉ ቀን እና ለሊት እንላለን የሌሊቱን ክፍል ማታ እንላዋለን። ማታ ማለት የጨለማው ጊዜ ወይንም ከምሻቱ አስራ ሁላት ሰዓት እስከ ጠዋቱ አስራ ሁላት ሰዓት የለውን ግዜ ያው ማታ እንላለን ወይም ሌሊት እንለዋለን። ያ ማለት የቀን ተቃራኒ እንደማለት ነው

ግራ ግራ ማለትን ምን መሰላችሁ? ካለው ነገር በተቃራኒ በኩል የቆመ ቱ ኦፖዚት ሳይድ እንደማለት ነው። ግራ ማለት ለምሳሌ ቀኝ አለ አይደል የቀኝ ተቃራኒ ግራ ነው። ስለዚህ ከቀኝ ሁሌም ከቀኝ በተቃራኒ መንገድ የሚገኝ ነገር ግራ እንለዋለን። ያው ግራ ማለት ሁሌም በተቃርኖ ከቀኝ በተቃርኖ ያለ ነገር

መብላት መብላት ማለት መመገብ ያው መውሰድ ወደ ውስጣችን የሚገባን ነገር ያው መመገብ መብላት ማለት ነው። መብላት ያው ለምንድነው ምንጠቀመው መሰላቹ? ማለት ሚታኘኩ ነገሮችን አኚከን በጥርሳችን ሊሆን ይችላል። በተለያየ ነገር ወደ ውስጣችን የምንወስደው ነገር መብላት እንላለን ከምንጠጣው በተቃራኒ ሳይድ እንደማለት ነው። መጠጥ ማኘክ ስለማይፈልግ ያው መብላት ላንለው እንችላለን። ነገር ግን መብላት የምንለው አኝከን ወደ ውስጣችን የምንወስደው ነገር መብላት

ሆድ ሆድ ሆድ ምንድነው? ሆድ ማለት ያው እዚህ ከሰውነት ክፍላችን ውስጥ አንዱ ሲሆን የተለያዩ የጨጓራ እንደዚህ አሉ አይደል። ብዙ እንትኖችን ምን ልበላችው እነዛ እነዛን ነገሮች አንድ ጋር ኦርጋናይዝ አድርጎ ሚይዝልን ነገር። ያው ሆድ እንላለን ያው በተለያየ መንገድ ልንገልጸው እንችላለን። በእርግጥ ሆድ ምንለው ብዙ የሰውነት አለ ክፍላችን አለ አይደል ያንን አንድ ጋር የሚሸከምልን ነገር ነው

መርሃ ግብር መርሃ ግብር ማለት ምን መሰላችሁ? የሆነ ኢቨንት ሀፕን አድርጎ ወይንም የሆነ ድርጊት ተፈጥሮ። ግን እዛ ሳክሰስ ውስጥ ሳንገባ ወይንም እዛ ደረጃ መግባት የሚገባን ደረጃ ውስጥ ቀርተን። ነገሩን ለፎርማሊቲ የምናካሂድበት ሂደት ያው መርሃ ግብር እንላለን። ያው መርሃ ግብር ማለት ኦል ለረዲ ነገሩ ተደርጓል። ግን ያው ቢሆንም ባይሆንም የሚያመጣው እንትን የለም ለውጥ የለም እንደማለት ነው። ያው መርሃ ግብር ማለት

ምርት ምርት ያው ምን መሰላችሁ? ምርት ማለት ሰባችሁ በተለያየ መንገድ የተለያዩ አዘርትን ይዘራሉ አዘርታቸውን። ከዘሩ በኋላ ሲሰ

መተኛት መተኛት ማለት ሰዎች በተለያዬ መንገድ በተለያዬ ጊዜ ሲንቀሳቀሱ ሲሰሩ ሲደክሙ። ይውሉና እረፍት ለማድረግ በሚፈልጉ ሰሀት ይኸው አልጋ ጋር የሚያደርጉት። መስተጋብር ወይንም ምንድነው? እረፍት ያው መተኛት እንላለን

ስቀል ስቀል ማለት ያው ምን መሰላችሁ ከፍ አድርግ እንደማለት ሊገለጽ ይችላል። የሆነን ነገር ከነበረበት ከፍታ ደረጃ ላይ አውጣ እንደማለትም ሊሆን ይችላል። ስቀል ማለት ያው በተለያየ መንገድ ልንረዳው እንችላለን። ያው የማይገባቸውን ነገርም መስጠትም ሊሆን ይችላል

ስብሰባ ስብሰባ ማለት ሰዎች በተለያየ መንገድ ሁለት እና ከዛ በላይ ሁነው የሆነ አዳራሽ ውስጥ ወይንም የሆነ ቦታ የሆነ ቢሮ ላይ የሚያደርጉት ዲያሎግ ወይንም የሀሳብ ልውውጥ ስብሰባ እንላለን።

ከሰአት ማለት ያው በቀን ውስጥ ጠዋት አለ ምሳ ሰዓት አለ ከሰአት አለ ምሽት ምንለው ጊዜ። በጊዜያቶች አሉ ከነዛ ውስጥ ከምሳ በኋላ ያለው ሰዓት ያው ከሰአት እንላለን። ይህ ሰዓት ምንለው ከሰአት ምንለው ብዙ ጊዜ ከሰባት ሰዓት በኋላ ያለው እስከ ኦልሞስት እስከ አስር ሰዓት ያለውን ጊዜ ከሰዐት እንላለን። ከዛ በኋላ ያለውን ደግሞ ምሽት ልንለው እንችላለን። ወይንም ያው እንደዛ ነው

እንኳን ደህና መጡ ያው ይህ ለመልካም ምኞት የሚደረግ ሰላምታ ሲሆን ሰዎች ከሆነ ቦታ ወደሆነ ቦታ ሲመጡ ተለይተውም ቆይተው ሊሆን ይችላል። ወይንም ከሆነ ሩቅ ቦታ ወይንም ቅርብ ቦታ ሊሆን ይችላል። ግን አብረውም ባልቆዩ ሰዓት እኛ ጋር ሲመጡ የሚሰጥ የመልካም ምኞት ወይንም የሰላምታ አይነት ነው። እንኳን

ሰኞ በሳምንቱ ሰባት ቀናት አሉ ከነዛ ውስጥ የሳምንቱን ቀናት የመጀመሪያው ቀን ሰኞ እንለዋለን። ሰኞ ማለት በሳምንቱ የመጨረሻ ከሳምንቱ የመጨረሻ ቀን ከእሁድ እና ከሳምንቱ ሁለተኛ ቀን ማክሰኞ መካከል ያለ ቀን ሲሆን። ሰኞ ማለት ያው ከሳምንቱ ቀናት የመጀመሪያ ቀን ነው። እንደ እንደ ስራም ሲታይ የመጀመሪያው የስራ መጀመሪያ ቀን ነው።

ሻይ። ሻይ ማለት ትኩስ ነገር አነቃቂ ነገር ጣፋጭ ነገር ሲሆን ያው ስኳርና ይሄ የሸየቅጠል ምንለው አለ አይደል እሱ። ከፈላ በኋላ ሜክስ ሆነው ምንጠቀመው ነገር ነው ሰዎች ብዙ ጊዜ ለእረፍት በእረፍት ጊዜያቸው። ከድካም በኋላ ስራ ሲሰሩ ቆይተው እረፍት በሚያደርጉበት ሰዓት እና ከድካም በኋላ የሚወሰድ መጠጥ ነው። ያው ይሄን ለምን ይጠቀማሉ? ራሳቸውን ለማነቃቃት ሪላክስ ለማድረግ። አላይደል አምሯቸው ሪፍሬሽ እንዲያደርግ የሚወስዱት መጠጥ ነው። ሻይ

መች መች ማለት ምን መሰላችሁ መች የሚባል ማለት ቃል ነው። ያም ምን ኢንዲኬት ያደርግልናል። ጊዜውን የሆነ ነገር ሀፕን ወይንም ተፈጥሮ መች ተፈጠረ የሚለው? መች እንደተካሄደ እንደሆነ ሀፕን እንዳደረገ የሚገልጽ ነገር ነው

ምን ምን ማለት ቃል ነው? ትርጉሙ የሆነን ነገር ለመለየት ለማወቅ የምንጠቀምበት መጠይቅ ነው። የተለያዩ ነገሮችን ካየን ከተረዳን በኋላ ያልገባንን ነገር ለማወቅ የምንጠይቅበት መጠየቅ ምን እንላለን። ወይንም ለመረዳት ያልሰማናቸው ሊሆኑ ይችላሉ ወይንም ያላወቅናቸውን ነገሮች ለመረዳት የምንጠይቅበት መጠይቅ ነው

የምስክር ወረቀት የምስክር ወረቀት ማለት ለሆነ ስራ ወይንም ለሆነ ነገር ብቁ ናቸው። በቂ ናቸው የሚለውን ለማሳወቅ የምንሰጠው የሰርተፊኬት አይነት ሲሆን። ወይንም ደግሞ የሆነን ነገር ፈጽመዋል ወይንም አድርገዋል ወይንም አውቀዋል የሚለውን ለመግለጽ የምንሰጠው። ሰርተፊኬት ወይንም የምስክርነት ቃል ወይንም ሀሳብ ያው ምስክር ወረቀት እንለዋለን

ኪሳራ ማለት ሰዎች ለሰሩት ነገር ለደከሙበት ነገር ወይንም ብዙ ላደረጉት ነገር ተገቢውን የሆነ ምላሽ ወይንም ጥቅም ሳያገኙ ሲቀሩ ያው ኪሳራ እንላለን። ወይንም ማግኘት ከሚገባቸው ትርፍ አንፃር ምንም ካላገኙ ያው ያንን ኪሳራ እንላለን። ከነበራቸው ኢንቨስት ከዳረጉት ነገር አንሶ ስገኝ እንደማለት ነ።

ማስታወቂያ ማለት የተለያዩ ነገሮችን አድቨርታይዝ ለማድረግ ለሰዎች ለመረጃውን እንዲያውቁ ለማድረግ የተለያዩ አካላት እንዲረዱት እንዲያውቁት ወይኑ እንዲያውቁት ለማድረግ የምናደርገው ያው ማስታወቅያ እንላለን ማስታወቅያ የሆነ አድስ ነገርን ልሆን ይችላል። ወይም ሰዎች ያላወቁትን ነገር ልሆን ይችላል ማሳወቅ ማስታወቅያ ይባላል።

መናገር፣ መናገር ማለት ምን መሰላችሁ? ያው ድምጽ ማውጣት የሆነ ሰዎቹ በተሰበሰቡበት ሊሆን ይችላል። አንድም ሆነ ከዛ በላይ ለሆነ ሰው የሆነን ነገር ማሳወቅ፣ መንገር፣ ማስረዳት፣ መግለጽ ያው መናገር እንደ

ጠረጴዛ ጠረጴዛ ማለት ሰዎች ለተለያየ አገልግሎት የሚጠቀሙበት ሰፊ የእንጨት ምርት ሲሆን ያው ሰዎች ተማሪዎች ሊሆን እንዲጽፉበት የሚችሉ ነገር ኮምፒተር ሊያስቀምጡበት ቦርሳቸውን ሊያስቀምጡበት የተለያዩ ነገሮች አስቀምጠው ሊጠቀሙበት የሚችሉት ነገር ያው ጠረጴዛ ነው

ምግብ ቤት ምግብ ቤት ማለት ሰዎች ምግባቸውን ለመመገብ ለመብላት የተለያየ መንገድ በተለያየ መንገድ የሚሰበሰቡበት ቦታ ያ ቦታ ምግብ ቤት እንለዋለን ምግብ ቤት ያው ምግብ ለመመገብ ለመብላት ሰዎች የሚሳባሰቡበት ቤት ያው ምግብ ቤት እንለዋለን

ሆስፒታል ሆስፒታል ማለት አንድ ትልቅ ተቋም ሲሆን የሰዎቹ በታመሙ ጊዜ ህመማቸውን ለማወቅ፣ ለማስታገስ፣ ለመዳን የሚሰበሰቡበት ተቋም ሆስፒታል እንለዋለን። ያው ሆስፒታል የምንፈወስበት ቦታ ምንድንበት ቦታ የምንታከምበት ተቋም ያው ሆስፒታል እንለዋለን።

ጣራ ጣራ ማለት የሆነ ህንፃ ላይ ቤት ላይ ወይንም የሆነ ፎቅ ላይ የመጨረሻው ቦታ። ጣራ እንለዋለን ጣራ ማለት የመጨረሻ የቶፕ ላይ ያለ ወይንም የመጨረሻ ቦታ የቤት ሊሆን ይችላል። የፎቅ ሊሆን ይችላል የህንፃ ሊሆን ይችላል የመጨረሻው ክፍል ጣራ

እርዳታ እፈልጋለሁ እርዳታ እፈልጋለሁ ማለት ሰዎች በተቸገሩ ጊዜ የሆነን ነገር መከወን ሲያቅታቸው ማድረግ ሲያቅታቸው ከአቅማቸው በላይ ሲሆን የሚያስፈልግ እገዛ እርዳታ እፈልጋለሁ ይባላል። ወይንም የሆነን ነገር ማድረግ አልችልም አልፈጽምም አይሆንልኝም እምሚውን ለመግለጽ የምናስረዳበት ቃል ነው። እርዳታ እፈልጋለሁ ማለት ነው

ሁለት ሁለት ማለት ይሄማ ሁለት ማለት ቁጥር ነው። ያ ማለት ከአንድ በኋላ ከሶስት በፊት ያለ የመቁጠሪያ ቁጥር አይነት። ሲሆን ኦድ ነበርና ከመቁጠሪያ ቁጥር የመጀመሪያው ቁጥር ነው

አገልግሎት አገልግሎት ማለት ሰርቪስ ወይንም ተጠቃሚ መሆንን የሆነን ነገር መውሰድ። ሚደረግልን ነገርን ተጠቃሚ መሆንን የሚገልጽ ነገር አገልግሎት እንላለን አገልግሎ ማለት መጥቀምን ማድረግን ማገዝን የሚገልጽ ነገር

ቤት ቤት ማለት ሰዎች ከቢሮ ከስራ ከተለያየ ቦታ ለእረፍት ለመኝታ ለተለያየ ነገር ያው የሚያርፍበት ቦታ ወይንም ስፍራ። ቤት እንለዋለን ቤት የምንለው ያው በተለያየ መንገድ ሊሰራ ይችላል። ግን ሰዎች የሚሰበሰቡበት ቦታ። ወይንም እረፍት የሚያደርጉበት ወይንም ከስራ በተለያየ ቦታ ለእረፍት ወይንም ለመኖር የሚያገለግል ቦታ እረፍት ቤት እንለዋለን

ዝናብ፣ ዝናብ ማለት ያው ከዳመና ከሰማይ ወደ መሬት የሚመጣ ፈሳሽ ነገር በዳመና ከመሬት ወደ ሰማይ በትነት አካባቢ ወይም በተለያየ መንገድ ተጠራቅሞ ወደ ዳመና ከተቀየረ በኋላ በፈሳሽ መልክ ወደ መሬት የሚመጣ የሚወርድ ነገር ያው ዝናብ

ክፍል ክፍል ማለት የሆነ ካታጎሪ የሆነ መደብ የሆነ ግሩፕ ማለት ሲሆን ክፍል ማለት ያው በተለያየ መንገድ ስንመደብ ካታጎራይዝ ስንደረግ ስንከፈል ወይንም ስንደራጅ የሚሰጠን ስያሜ ክፍል እንለዋለን

አውቶብስ አውቶብስ ማለት የትራንስፖርት አይነት ሲሆን ሰዎች ከሆነ ቦታ ወደሆነ ቦታ ወይም ከሆነ ክፍለ ሀገር ወደሆነ ክፍለ ሀገር የሚንቀሳቀሱ የሚንቀሳቀሱበት የትራንስፖርት አይነት አውቶብስ ይባላል። አውቶብስ ያው ከሰላስ አምስት በላይ እስከ ኦልሞስት እስከ ስልሳ ሰዎችን ጭኖ የሚያንቀሳቅስ። የሚንቀሳቀስ ከሆነ ክፍለ ሀገር ወደሆነ ክፍለ ሀገር የሚሄድ የሚጓዝ የመኪና አይነት አውቶብስ እንለዋለን። ወይንም ይህ የትራንስፖርት አይነት ብዙ ጊዜ የምንጠቀመው ብዛት ያላቸውን ሰዎች ከሆነ ክፍለ ሀገር ወደ ክፍለ ሀገር ለማጓጓዝ የምንጠቀምበት። የትራንስፖርት አይነት አውቶቡስ።

መታጠቢያ ቤት የት ነው? መታጠቢያ ቤት የት ነው ማለት ቦታውን ያንን አገልግሎት ወይንም ለመታጠብ የምንጠቀምበት ስፍራ። ቦታ። የት እንደሆነ ወይንም አድራሻውን ያለበትን ቦታ ለማወቅ የምንጠይቀው መጠይቅ ነው

ሩዝ ሩዝ ማለት ሰዎች ለምግብነት የሚጠቀሙት የአዝርት ወይንም የእህል አይነት ሲሆን ሩዝ በተለያየ መንገድ ሰዎች ሊመገቡት ይችላሉ። በምን መሰላችሁ? በቅቅል መልክ ቀቅለው ሊጠቀሙት ይችላሉ። አስፈጪተው በእንጀራ መልክ ሊጠቀሙት ይችላሉ። ስለዚህ ሩዝ ማለት ሰዎች ለምግብነት የአዝርት አይነት ነው

ስራ አስኪያጅ ስራ አስኪያጅ ማለት የሆነን ተቋም ሊሆን ይችላል የሆነን ድርጅት ሊሆን ይችላል። የሚያንቀሳቅስ ይህ ሰራተኛውን የሚከታተል የሚቀጥር ሁለ ነገሮችን የሚከታተል። አንድ ከፍተኛ አካል ያው ስራ አስኪያጅ እንለዋለን። ስራ አስኪያጅ ማለት ስራዎቹ በአግባቡ እንዲከወኑ እንዲሰሩ እንዲፈጸሙ በሰራተኛውን በአንድ ጋር እሚከታተል እሚያሰራ እሚያስፈጽም እሚያስከውን አካል ስራ አስኪያጅ እንለዋለን። ያው ስራ አስኪያጅ የተቋም ስራ አስኪያጅ ሊኖር ይችላል የተለያዩ የቢሮ ሊሆን ይችላል የተቋም የሊሆን ይችላል የተለያዬ የመስሪያ ቤት ሊሆን ይችላል። ሀላፊ ማለት ነው።

ፈለግ ፈለግ ማለት የሆነን ሰው አርያ ማረግ መከተል እሱ የሄደበትን መንገድ መምረጥ ማድረግ ማለት ነው። ፈለግ የሚለው የሆነን ሰው መከተል እሱ የከወነው ነገር ትክክል ነው ብሎ አምኖ መስራት። እሱ በሄደበት መንገድ መሄድ እሱ ባለፈበት ሂደት ማለፍ ያው ፈለግ እንለዋለን

ሀላፊ ሀላፊ ማለት ለሆነ ለሆነ ስራ ለሆነ ተቋም ለሆነ ድርጅት የበላይ ሆኖ ስራውን የሚያስፈጽም አካል ሀላፊ ይባላል። ሀላፊ የምንለው ሙሉ ነገሩን ወስዶ የሚያስፈፅም የሚያስከውም የሚያስደርግ የሚከታተል የሚያስደርግ አካል ሀላፊ እንለዋለን።

ቡናማ ማለት ምን መሰላችሁ የቀለማት አይነት ሲሆን ሙሉ በሙሉ ቡና ያልወሰደው ግን የተቀየጠ ወደ ቡና የቀረበ ከለር ቡናማ እንለዋለን። ቡናም ማለት የከለር መገለጫ ሲሆን ሙሉ በሙሉ ቡና። ቡኒ ያልሆነ ወይም ቡናማ ያልሆነ ቡናማ የምንለው ግን ቡናማ አይነት ከለር ራሱ የሆነ ከለር ያለው

ሰረዝ ሰረዝ ማለት እንዳይለይ ማድረግ እንዳይነበብ ማድረግ እንዳልነበረ ማድረግ የነበረውን ነገር ለማጥፋት መሞከር ያው ሰረዝ እንለዋለን። ሰረዝ ያው እ በሌላ አገላለጽ ደግሞ ያው የነጠላ ሰረዝ የድርብ ሰረዝ ብለን ልንለያየው እንችላለን። ባይ ዘ ነገር ግን ሳረዝ የምንለው ያው ለማጥፋት መሞከር ላለማሳወቅ መሞከር። ስህተትን ለማረም መሞከር ያው ሰረዝ እንለዋለን

አሳ አሳ ማለት ባህር ውስጥ የሚኖር እንስሳ ሲሆን ሰዎች ለምግብነት እና ለተለያየ ነገር የሚጠቀሙበት የእንስሳ አይነት ነው። አሳ ብዙን ጊዜ የሚኖረው ኦልሞስት ሁሌም ልንል እንችላለን። ባህር ውስጥ የሚኖር ለምግብነት የሚያገለግል እንስሳ አሳ እንለዋለን

ሸሚዝ ሸሚዝ ሰዎች በጃኬታቸው ውስጥ ለመልበስ የሚጠቀሙት የልብስ አይነት ሲሆን ሸሚዝ ብቻውን ሊለበስ ይችላል ከጃኬት ጋር ሊለበስ ይችላል ከሱፍ ጋር ልለበስ ይችላል በተለያየ መንገድ ሰው ለልብስነት የሚጠቀሙት ልብስ ነው። ሸሚዝ የምንለው ያው ባለቁልፍ በጃኬት ውስጥ ለሱፍ ውስጥ የሚለበስ ልብስ

ማን? ማን? ማለት የትኛው? ማን ሁ ኢዝ ሂ ሚለውን ለመጠየቅ ለማረጋገጥ ለመለየት። የምንጠቀምበት ቃል ነው

ስራ ስራ ማለት ከውን አድርግ እንደማለት ነው። ስራ ማለት በሌላ አገላለጽ ደግሞ የሆነን ነገር የሆነን ሀላፊነት ወስዶ እሚያካሂድ እሚያደርግ የሚከውን። ነገር ያው ስራ

መልካም ልደት መልካም ልደት ማለት ሰዎች የተወለዱበትን ቀን ለማስታወስ ፈጣሪ የፈጣሪ ልደት በማስታወስ በማስታወስ ለመልካም ምኞት መልካም ምኞት ለመግለጽ የምንጠቀምበት ቃል ነው። መልካም ልደት የሚለው ለምሳሌ ስዎች የተወለዱበትን ጊዜ አስታውስ። በዛን ቀን የደስታ ወይንም የመልካም ምኞት መግለጫ ቃል ያው ምኞት እንለዋለን። ይሄን መልካም ልደት

ሶስት ሶስት ማለት ቁጥር የመቁጠሪያ ቁጥር ሲሆን በሁለትና በአራት መካከል ያለ መቁጠሪያ ቁጥር ነው። ሶስት የምንለው ከመቁጠሪያ ቁጥሮች መካከል ሶስተኛው ነው። ሶስት ማለት ከሁለት በላይ ከአራት በታች ያለ መቁጠሪያ ቁጥር መሆን ይችላል።

አጭበርብር አጭበርብር ማለት አታል ሸውድ እንደማለት ነው የሌለህን ነገር የማትችለውን ነገር የማትፈጽመውን ነገር። ማታለል ማታለል ያው ማጭበርበር እንለዋለን ማጭበርበር ማለትም አታል እንደማለት ነው